ክፍያ ማለት እንግዲህ ያው የተለያዩ የክፍያ አይነቶች አሉ ክፍያ ወርሃዊ የደሞዝ ክፍያ አለ የተለያዩ የስራ ውጤቶች ክፍያ ይኖራሉ። ማነው ስለዚህ ክፍያ ማለት አንድ ነገር ለተሰራልን ስራ ወይም ደግሞ ለ ለተጠየቅነው እዳ ወይም ብድር የምንከፍለው ክፍያ ይባላል ማለት ነው። ስለዚህ አንድ የመንግስት ሰራተኛ በወር ውስጥ በወር ለሚሰራው ስራ ልክ በሰላሳ ቀን ክፍያ ይከፈለዋል። ወይም ደግሞ አንድ የሆነ ሰው ሱቅ ሂዶ ግብይት ግብይት በሚፈጽምበት ጊዜ እቃ በሚገዛበት ጊዜ ክፍያዎችን የተለያዩ ክፍያዎችን የገንዘብ ክፍያዎችን ይከፍላል ማለት ነው። እንዲሁም ነጋዴዎች ንግድ ነግደው ካተረፉት ላይ ለመንግስት ገቢ ግብር ክፍያ ይከፍላሉ ገንዘብ ይከፍላሉ ማለት ነው። ስለዚህ ክፍያ በተለያዩ መንገዶች ልናየው እንችላለን ማነው? ስለዚህ ክፍያ ማለት ለተሰራለን ስራ ወይም ደግሞ ለተጠየቀነው ነገር ለገዛነው ነገር ለሸጥነው ነገር የሚከፈለን ወይም ደግሞ የምንከፍለው ነገር ነው። ለምሳሌ አንድ ገበሬ አንድ በሬ በሚሸጥበት ሰዓት የሚገዛው ሰው ክፍያ ይከፍላል ማለት ነው። ስለዚህ ክፍያ የሚከፍልበት መንገድ በባንክ ሊሆን ይችላል በካሽ ብር እጅ በእጅ በመስጠት ሊሆን ይችላል ማለት ነው። ስለዚህ ክፍያ የተለያዩ ነገሮችን ስንገዛ ስንሸጥ የምናደርገው ልውውጥ ነው ማለት ነው። ወይም ደግሞ አንድ ሰው የቀን ስራ ቤት ሊያሰራ ይችላል። ወይም ደግሞ ቤት ሊያጸዳ ይችላል የቤት ሰራተኛ ሊቀጥር ይችላል ለዚያ ነገር ክፍያ ወራዊ ክፍያ ሊሆን ይችላል የቀን ክፍያ ታስቦ ይሰጣል ማለት ነው። ስለዚህ ክፍያዎች በወቅቱ በየወሩ በየቀኑ በሰአት ሊሆን ይችላል። ወይም ደግሞ በሰራው የስራ ልክ ሊሆን ይችላል ማለት ነው ስለዚህ እነዚህ ክፍያዎች ተከፍሎ ለባለቤቱ ይሰጣሉ ማለት ነው። ስለዚህ አንድ ሰው አንድ ገበሬ ጤፍ በሚሸጥበት ጊዜ ጤፍ ለመግዛት ክፍያ ይከፍላል ወይም ደግሞ የሆነ መንገድ በመጠቀም ኪራይ ክፍያ ይከፍላል። ስለዚህ የክፍያ አይነቶች በተለያዩ መንገድ ልንረዳቸው እንችላለን ማለት ነው

ቡድን ማለት እንግዲ ቡድን ሁለት እና ከሁለት በላይ የሆኑ ሰዎች አንድ ላይ የሚፈጥሩት የ ጥምረት ነው። ስለዚ ይህ ጥምረት ወይም ደሞ ቡድን የተለያዩ ስራዎችን ለመስራት የቤት ስራ ለመስራት ለመወያየት ስራዎችን በጋራ ለመስራት ቡድን ይፈጥራሉ ማለት ነው። ለምሳሌ ተማሪዎች ውስጥ ኢትዮጵያ ውስጥ አንድ ለአምስት የሚባል ግሩፕ አለ። አንድ ግሩፕ አምስት አባላትን የያዘ ማለት ነው። ስለዚ አንድ ለአምስት ተደራጅተው ተማሪዎች አሳይመንት ይሰራሉ። የቤት ስራ ይሰራሉ አብረው ያጠናሉ አብረው ይወጣሉ ይገባሉ ማለት ነው። ስለዚ እነዚ ቡድኖች እነዚ አንድ ለአምስት የተደራጁ ቡድኖች። ስራዎች ስራዎቻቸውን በጋራ በግሩፕ በመወያየት ይሰራሉ ማለት ነው። እንዲውም ቡድን የተለያዩ ቡድኖች አሉ የብሄር ቡድኖች ይኖራሉ የተለያዩ የጎሳ ቡድኖች ይኖራሉ። የስራ ቡድኖች ይኖራሉ ስለዚ ቡድን ማለት ግሩፕ ነው። ስለዚ የቡድን ስራዎችን በህብረት ውጤታማ የሆነ ስራ ለመስራት ቡድኖችን ይቋቋማሉ ማለት ነው። ስለዚ ለምሳሌ በግብርና ስራ ውስጥ ብንሄድ። በአንድ አካባቢ ያሉ ሰዎች አንድ ቡድን በመፍጠር ስራዎችን ይሰራሉ ማለት ነው። እነዚ ስራዎች ደግሞ አጨዳ ሊሆን ይችላል ቁልቋሎ ሊሆን ይችላል እርሻ ሊሆን ይችላል እነዚን ስራዎች በህብረት ይሰራሉ። ስለዚ በአጭር ጊዜ ውስጥ ብዙ ስራዎችን ለመስራት ቡድን ይፈጥራሉ ማለት ነው።

የስራ ባልደረባ ማለት እንግዲህ ሁለት እና ከዚያ በላይ የሆኑ ሰዎች አንድን አንድ አይነት ስራ ሲሰሩ እነዚያ ሰዎች የስራ ባልደረባ ይባላሉ። ለምሳሌ እኔ በማስተምርበት በሙያዬ ውስጥ ያሉ የስራ ባልደረቦች አሉ ጓደኞቼ እንደማለት ነው። ስለዚህ በጣም ባይቀርቡኝም ተመሳሳይ አይነት ስራ የምንሰራ የምንመካከር ችግራችንን የምንወያይባቸው ሰዎች ናቸው የስራ ባልደረባ ተብሎ የሚጠራው ማለት ነው። ስለዚህ የስራ ባልደረባ ማለት እንደ ጓደኛ እንደ ቤተሰብ ሁሉን ነገር ስለ እኔ የሚያቅ ሰው ነው። እኔ ሲከፋኝም ስደሰትም የማማክረው ነገሮችን የምንወያይበት ስለ ስራ የምናወራበት ስራችንን እንዴት መስራት እንዳለብን እንዴት ማከናወን እንዳለብን የምንወያይ የምንወያይበትን ሀሳብ ሀሳብ የምንሰጣጣበት ስለሆነ። የስራ ባልደረባ በጣም ወሳኝ የሆነ አካል ነው ማለት ነው። ስለዚህ አንድ ሰው ስራውን ሲሰራ የግድ የስራ ባልደረባ ያስፈልገዋል ነገሮችን በህብረት በስራ በግሩፕ ቢሰራ ለጥሩ ውጤት ይኖረዋል። ማነው ስለዚህ የስራ ባልደረባ ማለት አንድ ሰው በሚሰራው ስራ ውስጥ አጋዥ ሆነ የእሱን ስራ የሚያግዘው በህብረት በመከፋፈል የሚሰሩት ስራ ነው። ማነው ስለዚህ ለምሳሌ አንድ ሰው የግብርና ስራውን በሚያከናውንበት ጊዜ የስራ ባልደረባ ይኖረዋል ይሄ የስራ ባልደረባ አብሮ ጤፍ ወይም ደግሞ አዝመራውን አዝእርቱን ያስተጫጭደዋል ያስተራርሰዋል ያው ይወቃሉ በጋራ በህብረት ሀሳብ ይለዋወጣሉ የኔን መቼ እንስራ ያንተን መቼ እንስራ መቼ እናካሂደው በማለት ሀሳቦችን ይሰጣጣሉ ማለት ነው። እንዲሁም የመንግስት ሰራተኞች በሚሰሩት ቢሮ ውስጥ በአንድ ቢሮ ውስጥ የሚሰሩ እንደዛ የስራ ባልደረባ ነው የሚባሉት። ስለዚህ እነሱም ሀሳብ እየተሰጣቱ ዛሬ ይሄንን እናድርግ ይሄንን እንስራ ይሄን እቅድ እናውጣ በዚህ አመት የኔ ይሄንን ስራ መስራት አለብን በዚህ ወር ይህንን ስራ መስራት አለብን ብለው እቅድ የሚያወጡበት የሚወያዩበት ስለሆነ የስራ ባልደረባ በጣም ወሳኝ የሆነ ነገር ነው። ስለዚህ በክፉም በደጉም የሚገናኙበት የሚወያዩበት ነው የስራ ባልደረባ ማለት። አስተያየት የሚሰጣቱበት ስለሆነ ስራዎችን በጥሩ ሁኔታ ለመስራት ለመጨረስ የስራ ባልደረባ ጥሩ አንድ ሰው ጥሩ የስራ ባልደረባ ካለው ስራውን በጥሩ ሁኔታ ሰርቶ መጨረስ ይችላል በስራውም ደስተኛ መሆን ይችላል ማለት ነው። ስለዚህ በደስታም በሀዘንም በሚኖርበት ጊዜ በየቤታቸው እየሄዱ የመጠያየቅ ለምሳሌ አንድ ሰው በሚወልድበት ሰዓት የሆነ ሀዘን በሚገጥመው ሰዓት ደስታ በሚገጥመው ሰዓት አንድ ላይ በመሆን በህብረት በመሄድ ስራዎችን የሚያከናውኑ የሚጠያዩበት ሁኔታ አለ ማለት ነው። ስለዚህ የስራ ባልደረባ በጣም ወሳኝ ሆነ አካል ነው

ደንበኛ ማለት እንግዲህ ደንበኛ በተለያዩ መልኩ ሊገለጥ ይችላል። ለምሳሌ ነጋዴ ደንበኛ የሚላቸው ከእርሱ መተው የሚገዙትን የሚሸጡትን የሚለውጡትን ሰዎች ደንበኛ ብሎ ይጠራቸዋል ማለት ነው። ስለዚህ ደንበኛ ማለት አንድን ነገር ለመስራት አንድን ነገር ለማከናወን ከዛ ቦታ ግንኙነት ያላቸው ሰዎች ናቸው። ደንበኛ ብለን የምንጠራቸው ለምሳሌ እኔ የቤት አስቤዛዎችን የቤት ቁሳቁሶችን ከሆነ ሱቅ ሄጄ እገዛለሁ ማለት ነው። ከደንበኛዬ ደንበኛ አለው አሉ ያንን ሰው ስለዚህ ያ ደንበኛ ለኔ የሚያቀርብልኝ ነገር የሚጠቅመኝን በተሻለ ዋጋ እንደዚህ ብታደርግ እንደዚህ እነዚህን ብትገዛ እነዚህ እነዚህ ይጠቅማል እነዚህ እነዚህ አገልግሎታቸው ለዚህ ነው ብሎ አስተያየት በግልጽ ይሰጠኛል ማለት ነው። ስለዚህ እኔም ስገዛ ከደንበኛዬ ነው ሄጄ እገዛለሁ። ማነው? ስለዚህ ደንበኛ ማለት በቃ እንደ ቤተሰብ እንደ ጓደኛ የሚተዋወቁ ሰዎች አንድ ላይ እቃዎችን የሚለዋወጡበት ሂደት ነው ማለት ነው። ስለዚህ ነጋዴዎች ንግድ በሚነግሩበት ሰዓት ደንበኞች አሏቸው ስለዚህ በነሱ በደንበኞች አማካኝነት ነው። እቃዎችን የሚለዋወጡት የሚገዙት የሚሸጡት ማለት ነው። ስለዚህ ሌሎችም ለምሳሌ በትምህርት ቤት ደረጃም ካየንን መምህራን አሉ ትምህርት ቤት አለ ስለዚህ የዚያ ትምህርት ቤት ደንበኞች የሚሆኑት ተማሪዎች ናቸው ማለት ነው። ተማሪዎች ወላጆች የአካባቢው ማህበረሰብ ለዛ ትምህርት ቤት ለዛ ዩኒቨርሲቲ ደንበኛ ናቸው ማለት ነው። ስለዚህ አቅርቦት አለ ያንን አቅርቦት ሊጠቀሙ የሚችሉ ሰዎች ናቸው። ሆቴሎች አሉ ለምሳሌ ሆቴሎች ሬስቶራንቶች ካፌዎች። የራሳቸው የሆነ ደንበኛ አላቸው ማለት ነው።

ግራ ማለት እንግዲህ ግራ እንግዲህ ከሆነ ሪፈረንስ ላይን ወደ ግራና ወደ ቀኝ ተብሎ እንትን ይባላል ለምሳሌ ሰዎች ግራና ቀኝ እጅ አለው እንዲሁም ከዚህ በተጨማሪ ግራና ቀኝ እግር አለው ማለት ነው። ስለዚህ ግራ ማለት ዳይሬክሽንን የሚጠቁም ግራ እጃችን ተፈጥሮአዊ የሆነ ግራ እጃችን አለ ተፈጥሮአዊ የሆነ ግራ እግራችን አለ ማለት ነው። ስለዚህ ግራ ካለ ቀኝ አለ ማለት ነው ስለዚህ የቀኝ ተቃራኒ ነው ማለት ነው። ግራ የምንለው ስለዚህ አንደኛ ዳይሬክሽንን አቅጣጫን ለመጠቆም እንጠቀምበታለን። ሁለተኛ ደግሞ ግራ እጅ ሲባል ለምሳሌ በግራ እጅ የሚጽፍ ግራኝ ግራኝ የሆነ ሰው አለ። በግራ እጁ የሚጽፍ የሚበላ ስራዎችን የሚያከናውን። ግን ብዙ ጊዜ ሰዎች ቀኝ ናቸው ስራዎችን የሚያከናውኑት በቀኝ እጃቸው ነው። ማነው ስለዚህ በተቃራኒ እጃቸው ወይም ደግሞ ግራ እጃቸውን ብዙ ጊዜ እንደተጨማሪ ሰፖርት እንደተጨማሪ ድጋፍ ነው የሚጠቀሙት ማለት ነው። ስለዚህ ይህ ግራ የሚለው የተለያዩ ነገሮችን የቀኝ ተቃራኒ የሆኑ ነገሮችን የምንገልጽበት ነው ማለት ነው። ስለዚህ ግራ ማለት አንዳንዴ ግራ የተጋባ ወይም ደግሞ ወደ ተቃራኒ ወደ ቀጥታው መንገድ የሚሄድ ሳይሆን ወደ ተቃራኒ አቅጣጫ የሚሄድ የሚለውንም ለመጠቆም እንጠቀምበታለን ማለት ነው። ስለዚህ ግራ ማለት አንዳንድ ግዜ አስቸጋሪ የሆነ ነገር ግራ የተጋባ ይባላል ስለዚህ አስቸጋሪ የሆነ ነገር ግልጽ ያልሆነ ነገር በደንብ ቀጥተኛ ያልሆነ ነገር ጠመዝማዛ የበዛበትን ነገር ለመግለጽ ይሄ ነገር ግራ ነው ይባላል። ስለዚህ ግራ ማለት ብዙ ጊዜ ሰዎች የማይፈልጉት ወደ የማይፈልጉት ቦታ ሲሄዱ ወይም ደግሞ ግልጽ ወዳልሆነ ቦታ ሲሄዱ የሚገልጹት ቃል ነው ማነው ግራ ማለት።